አዎ አዎንታዊ አስተያየት ተቀብዬ አውቃለሁ። በተለያዩ አጋጣሚዎች ስራዎችን በደንብ አድርጌ ስሰራ አዎንታዊ አስተያየትን ይሰጠኛል። ይህ የሆነበት ምክንያት ለሰዎች ካለኝ ቀና አስተሳሰብ እንደሆነ ማስረዳት እፈልጋለሁ። ሰዎች ሁል ጊዜ አዎንታዊ አስተያየት ይሰጡኛል።